የምትወደው መጠጥ ምንድነው? ነው ያው ወይን በጣም እወዳለሁኝ። ብዙ አይነት መጠጦች አሉ። እንደየ አይነቱን ይለያያል የምጠቀማቸው። እንደ አልኮል ከአልኮል ውስጥ ወይን መጠጣት ደስ ይለኛል። እንደዚሁም ደግሞ